የእለት የጠዋት የእለታዊ ተግባሮቼ ብዙ ባይሆኑም የተወሰኑ የጠዋት ተግባሮች አሉኝ። ለምሳሌ በመጀመሪያ በሌሊት ተነስቼ መጀመሪያ የማደርገው ስፖርት እሰራለሁ። ከዛው ስፖርት ከሰራው በኋላ ያ የሰራሁትን ስፖርት ትንሽ አቀዝቅዤ ሰውነቴን ወደ ሻወር መታጠብ እገባለሁ። ቀጥዬ የማደርገው ደግሞ የቁርስ መብላት ሂደትን እቀጥላለሁ ቁርሴን ከበላሁ በኋላ የተወሰነ ሪላክስ አድርጌ ቁጭ ብዬ ወደ ስራ እሄዳለሁ። የጠዋት ተግባራትን በምመለከትበት ሰዓት እጅግ ከሚያስደስቱኝ ነገሮች መካከል አንዱ በጠዋት ተነስቶ ስፖርት መስራት ነው። ይህም የሚሆንበት ምክንያት ለስፖርት ካለኝ ትልቅ ፍቅርና ለጤናማነት የሆኑ ነገሮች የሚረዳ ስለሆነ ስፖርት በጣም የምወደው ነገር ነው። ስለዚህ ስፖርትን በጧት ተነስቼ የመስራት ልምድ አለኝ። ከዛ በኋላ የምቀጥለውን ስራ። የሚሆነው ከስፖርት ከድካሜ አርፌ ከዛው የተወሰነ ከድካሜ ካረፍኩ በኋላ ሻወር እወስዳለሁ ሻወር ወስጄ ወደምወደው የቁርስ ሂደት እሄዳለሁ። ስለዚህ በብዛት የማከናውናቸው ተግባሮች የተለመዱ ናቸው። ግን ከዚህ በተጨማሪ የማከናውናቸው ነገሮች አሉ። የራሴን የምተኛበትን መኝታዬን ማንጠፍ ሁለተኛ ደግሞ አካባቢዬን ማጽዳት ራሴን ማጽዳት እና እንደዚህ አይነት የመሳሰሉ ተግባሮችን እከውናለሁ። ይህንን በማደርግበት ሰዓት በተቻለኝ መጠን ሰአቴን በአግባቡና ቶሎ ለመጠቀም እሞክራለሁ። ምክንያቱም ጠዋት ጠዋት እንደሚታወቀው ጊዜው ስራ ለመግባት የሚያስችል ሁኔታ ለመፍጠር መጀመሪያ ሰዓትን በአግባቡ መጠቀም ያስፈልጋል። አብዛኛው ሰው በጧት ተነስቶ ከሚከውናቸው ተግባሮች መካከል አንዱ የሆነው ስፖርት መስራት እንደ አጋጣሚ ሆኖ ከእኔም ተመሳሳይ ሂደት ውስጥ የሚገኙ ሰዎችን ገጥሞኛል። ጠዋት ጠዋት ተነስቶ ስፖርት መስራት ለአካላዊ ብቃት እና ለአእምሮ ጥንካሬ ብቻ ሳይሆን ቀኑን ሙሉ ተነቃቅቶና በጥሩ መንፈስ ለማዋል የሚረዳ ስለሆነ። እንዲሁም ደግሞ ከጤናማ አንፃር ብንመለከተው በጣም ጤናማ የሆነ ያዋዋልና ጤናማ የሆነ የኑሮ ሂደትን ስለሚፈጥር። ጠዋት ተነስቶ ስፖርትን መስራት ልምድ ማድረግ ትልቅ ነገር ነው። ስለዚህ በጠዋት ተነስቶ ስፖርት መስራት ከዛ በኋላ ለስራም ያለው አስተዋጽኦ ትልቅ ስለሆነ ያንን ከግምት ውስጥ በማስገባት ስፖርትን መስራት አዘወትራለሁ። አልፎ አልፎ በማልሰራባቸው ሰዓት ወይም ጠዋት ጠዋት ስፖርት ያልሰራሁበት ቀን ቢኖር። ያ ቀን እጅግ የሚደብር ቀን ይሆናል። ለእኔ ስለዚህ ጠዋት ጠዋት ተነስቶ ስፖርት መስራት ለሌላውም ቢሆን የምመክረው ትልቅ ሀሳብ ነው። ስለዚህ ሰዎች በጠዋት ተነስተው ስፖርት ሰርተው ሻወራቸውን ወስደው ወይም ታጥበው ወደ ስራ በሚሄዱበት ሰዓት የተለየ መነቃቃትና በስራ ቦታ ላይም ይሁን ውጤታማ ለመሆን ይረዳል። ሌላው በጧት ስፖርት ሰርቶ ቁርስን ለመብላት ወይም ቁርስ በምንበላበት ሰዓት ጤናማ የሆነ የሰውነት ግንባታ ሂደት ውስጥ እንዳለን። መገመት ቀላል ነው። ጤናማ የሆነ የሰውነት ግንባታ በምናካሂድበት ሰዓት ሰውነታችን በአግባቡ በጤናማነት እና ጤናማ ሆኖ እንዲቀጥል እየረዳነው እንደሆነ ማስተዋል ያስፈልጋል። ሰዎች ብዙን ጊዜ በጠዋት ተነስቶ የመስራት ልምድ ከሌላቸው በጣም አስቸጋሪ የሆነ የጤና ሁኔታ ውስጥ እንደሚወድቁ በአብዛኛው የጥናታዊ ጽሁፎች ለማረጋገጥ ችያለሁ። ነገር ግን በጠዋት ተነስቶ ስፖርት ከሚሰሩና ከማይሰሩ ሰዎች። የሚሰሩ ሰዎች ከፍተኛ የሆነ የጤንነት ሁኔታ ውስጥ እንደሚገኙ ለማወቅ እችላለሁ። አብዛኛው የምመክረው ምንድነው? ጠዋት ላይ ስፖርት መስራት ከዛው ለስራ የሚያስፈልጉ ማንኛውም ነገር የአካላዊ የሆነ የአእምሮ ቅልጥፍና ስለሚጨምር። ያንን በማድረግ ራስን ለከፍተኛ የስራ ወይም ደግሞ ለስራ ሀላፊነት የማብቃት ደረጃ ላይ እንደርሳለን። ሌላው ደግሞ በጧት ተነስቶ የራስን ወይም የግልን ሁኔታዎችን መከወን ያስፈልጋል። ለምሳሌ የተኛንበትን ማራገፍ አካባቢያችንን ማጽዳት የተለየ የአእምሮ ንቃትና ብቃት እንዲሰጠን ያደርጋል። ይህንን በምናደርግበት ሰዓት ከፍተኛ የሆነ የአእምሮ መረጋጋትና እና የአእምሮ መንቃትን ስለሚረዳ። ይህንን በማድረግ የራሳችንን የአእምሮ ጤንነት መጠበቅ ያስፈልጋል። ለሁሉም የሚሆን ማንኛውም ነገር በምንከወንበት ጊዜ። በራሳችን ላይ ለሚያመጣው ለውጥ ደግሞ ራሳችን በምናገኘው ውጤት ሌላውንም መለካትና ሌላውንም ደግሞ ወደ እኛ ውጤት ለማምጣት የሚያስችል በጎ ነገር እያደረግን መሄድ ተገቢ ነው ብዬ አምናለሁ። ስለዚህ ብዙን ጊዜ በጠዋት የምከውናቸው ነገሮች እነዚህ የተለመዱ ነገሮች ናቸው። በጠዋት ተነስቼ ስፖርት እሰራለሁ። ሻወሬን ወይም እታጠባለሁ ከዛም ቁርሴን እበላለሁ። የግል ሁኔታዎቼን አስተካክልና ወደ ስራ እሄዳለሁ። በዚህ መልኩ በጠዋቴ የምከነውናቸውን ነገሮችን እፈጽማለሁ።

ሽቶ እጠቀማለሁ ሽቶ የምጠቀመው ግን ሁሌ ባይሆንም አልፎ አልፎ ሽቶን እጠቀማለሁ። ሽቶ ደስ የሚል መዓዛ ያለው ደስ የሚል ጠረን የሚያመጣ ስለሆነ ሽቶን መጠቀም ያስደስተኛል። ሽቶን በምቀባበት ሰዓት ግን መርጬና ለኔ ይሆናል የሚሉ ለስለስ የሚሉ የሽቶ አይነቶችን በመምረጥ እጠቀማለሁ። ሽቶን በጣም ከምወድባቸው ዋናው ምክንያት አንዱ ለሰውነት የሚሰጠው ጠረን ብቻ ሳይሆን በሰው ፊት ሲቀረብ ያለው ግርማ ሞገስ የሚጨመር ትልቅ የሆነ ጉዳይ ነው። ሽቶ ሽቶ በባህሪው በጣም እጅግ ማራኪ እና ደስ የሚያሰኝ ነው። ነገር ግን እኔ ሽቶን በምጠቀምበት ሰዓት ለተለያዩ አላማዎችን ነው የምትጠቀመው የመጀመሪያው ሽቶን የምትጠቀመው ለተለያዩ ዝግጅቶች ወይም ደግሞ በተለያዩ ዝግጅቶች ላይ ስትገኝ ከቤት ስወጣ ቢሮ ስገባ እንደዚህ አይነት ነገሮች ላይ ሽቶ እጠቀማለሁ። ሽቶን መጠቀም አንዱ ትልቅ የንጽህና ምልክት ይመስለኛል። ስለዚህ ሽቶን መጠቀም በጣም ደስ የሚያሰኝና የምወደው ነገር ነው። ስለዚህ ሽቶን እጠቀማለሁ የምጠቀመውም ደግሞ በተወሰነ ጊዜ ወይም በተለያየ ጊዜ ነው። ያ የምትጠቀማቸው ሽቶ አይነቶች ግን በጣም የተለያዩና እንዲሁም ደግሞ ማዕዛቸው ደስ የሚያስናኝ ለስለስ ያለ ቃና ያላችሁ የሽቶ አይነቶችን አብዛኛውን ጊዜ እመርጣሉ። ሽቶ በአሁን ጊዜ በጣም እጅግ ውድ ሲሆን ምክንያቱም የሚመረቱ ሽቴዎች በዛው መጠን ጥራታቸው እየጨመረ እና ለሰው ተደራሽ የሚሆኑበትን መጠን በዛው መጠን ይጨምር እንጂ ዋጋቸውም በዛው ልክ በጣም ተወዷል። ነገር ግን ሽቶን ከመጠቀም ዋጋቸውን ቢወደድም ወደኋላ አልልም። ምክንያቱም ሽቶን መጠቀም እጅግ ደስ የሚያሰኝ ነገር ስለሆነ ነው። ሽቶን እጠቀማለሁ አዎ እጠቀማለሁ።

የምወደው የምግብ አይነት ብዙ ቢሆንም ነገር ግን ከምወዳቸው የምግብ አይነቶች መካከል የተወሰኑትን ለመግለጽ ያህል አትክልት በጣም እወዳለሁ አትክልት የምወድበት ዋና ምክንያት ለአትክልት ያለኝ ፍቅር የሚጨምርበት ዋና ምክንያት የሚከተሉት ናቸው የመጀመሪያው አትክልትን በምመገብበት ሰዓት እጅግ ጤናማ የሆነ ስሜት ይሰማኛል አትክልት መመገብ ለሰው ልጅ እጅግ ጤናማ ሁኔታዎችን ከሚፈጥሩ ነገሮች መካከል ወይም የምግብ አይነቶች መካከል አትክልትን መመገብ ነው አትክልት የምመገብበት ዋና ዋና ምክንያት እንዳለ ሆኖ የአትክልትን ጥቅም ስረዳ በብዛት አትክልትን መመገብ ጀምሪያለሁ አትክልትን መመገብ በሰውነት ላይ የሚያመጣው ጫና እምብዛም ነው ነገር ግን አትክልትን በምመገብበት ሰዓት ከማደርጋቸው ነገሮች መካከል አንዱ በተመጣጣነ የአትክልት ሁኔታ ውስጥ ያሉ ነገሮችን እመገባለሁ ለምሳሌ ከጎመን ከሰላጣ እንዲሁም ከቆስጣ እያደረኩኝ አትክልቶችን እመገባለሁ አትክልት የማይመገብ ሰው እጅግ እጅግ የጤናው ሁኔታ ሊዛባ እንደሚችል ከራሴ በመነሳት መገመት እችላለሁ ሌላው የምወደው የምግብ አይነት ምን አይነት ነው ፍራፍሬ ፍራፍሬዎች እንደ አትክልት ሁሉ የሚሰጡት ጥቅም ዘርፈ ብዙ ነው እነዚህ ፍራፍሬዎችን በምመገብበት ሰዓት ለሰውነቴ ጤናማ ሁኔታዎችን ይፈጥሩብኛል እንዲሁም በምመገብባቸው በምመገብበት ሰዓት አትክልት የምመገብበት ሰዓት እና ፍራፍሬ በምመገብበት ሰዓት ሰውነቴ የተስማማ ሁኔታ ውስጥ ይቆያል ስለዚህ ለጤናዬ በማሰብ ፍራፍሬን እመገባለሁ በሶስተኛ ደረጃ በብዛት በቤት ውስጥ የሚገ መ የሚሰሩ ባህላዊ ምግቦችን እመገባለሁ። እነዚህ ባህላዊ ምግቦች ቅባት ያልበዛባቸው እና ለጤና ተስማሚ ሆነው ስለሚሰሩ እነዚህን ምግቦች እመገባለሁ። እውነት ለመናገር ባህላዊ ምግቦቻችን አልፎ አልፎ የሚጠቀሙት የቅባት መጠን ለጤና ተስማሚ ባይሆንም እኔ ግን የምመርጠው የባህላዊ ምግብ ለጤና ተስማሚ የሆነና ቀባት ያልበዛበት የባህል ምግብ ለመመገብ እፈልጋለሁ። ነገር ግን ሌላው ትልቁ ችግር ምንድነው አብዛኛውን ጊዜ በጋራ በምመገብ በምንመገብበት ሰዓት የሁሉም ሰው ፍላጎት የተለያየ ስለሆነ አልፎ አልፎ የቅባት መብዛት ሊያጋጥመኝ ይችላል። ይህንንም የምቋቋመው በመጠኑ በመመገብ እና በመመጠኑ በመመጠን ይህንን ነገር ለማለፍ እችላለሁ። ሁለት ሶስተኛ ደግሞ በምግብ ሰዓት የምንጠቀማቸው የዘይት አይነቶች በጤናችን ላይ ትልቅ ተጽዕኖ ስለሚያሳድሩ በአትክልት ላይ የምንጨምረው የዘይት አይነት እጅግ መጠነኛ ሊሆን ይገባል። ስለዚህ ይህንን ማድረግ ተገቢ ነው። አትክልትን መመገብ ፍራፍሬን መመገብ ለጤና ጠቃሚ እንደሆነ እንደሆነ ሁሉ በተወሰነ መልኩ ደግሞ ስጋና የ የስጋና የስጋ ተዋጾ ተዋጾዎችን መመገብም ያስፈልጋል። በተለይ እንደ እርጎ አይብ የመሳሰሉትን በምንመገብበት ሰዓት ተፈጥሮአዊ ይዘታቸውን ተተ ተጠቅመን በምንመገብበት ሰዓት እነዚህ ነገሮች በጣም ጠቀሜታ አላቸው። ሌላው ስጋ በተወሰነ መልኩ መመገብ በተለይ የዶሮ ስጋን መመገብ ለጤና ጠቃሚ እንደሆነ እረዳለሁ። ስለዚህ አልፎ አልፎም ቢሆን ያንን ለማድረግ እሞክራለሁ። ስለዚህ በአጠቃላይ ምግብን በምመገብበት ሰዓት የምወዳቸው ምግቦች ከላይ የዘረዘርኳቸው ናቸው። ነገር ግን አትክልትና ፍራፍሬን እጅግ አብልጬ እወዳለሁ። ያንንም የወደኩበት ምክንያት ከላይ በጠቀስኩት ብዙ ምክንያቶች ነው። አብዛኛው ሰው ይሄንን ቢጠቀም አትራፊ ነው እንጂ የማይጎዳ መሆኑን ማረጋገጥ እፈልጋለሁ። ስለዚህ አትክልትን ፍራፍሬን መመገብ አዘወትራለሁ እወዳለሁ።